በቤትህ ልዩ የሆነ መቀመጫ አለህ ለሚለው ጥያቄ? አዎ በቤቴ ልዩ የሆነ መቀመጫ አለ ያ መቀመጫ ሶፋ ነው። ከዛ ባሻገር ዱካም አለኝ። እኔ ዱካም አለኝ ግን ሰው ቤት የሌለ እኔ ጋር ግን ብቻ ያለ ልዩ መቀመጫ አለኝ። ባከባህ ላይ የተሰራ ልዩ የሆነ መቀመጫ አለኝ ማለት ነው

ግጭቶችን ማስተካከል ትችላለህ ለሚለው ጥያቄ? ግጭቶች በጣም በሰው ልጅ ህይወት ላይ ሊፈጠሩ ሊያጋጥሙ የሚችሉ ነገሮች ናቸው። እና እንነዛ የሚያጋጥሙ ችግሮችን ማስተካከል ተገቢና አስፈላጊ ነው ብዬ አምናለሁ። ግጭቶትን ማስተካከል አስፈላጊ ነው ግዴታም ነው። ምክንያቱም ከሰው ልጆች ጋር ስንኖር ግጭት ይፈጠራል። የተፈጠር ግጭት ግን መስተካከል አለበት። እና በተቻለ መጠን ለምሳሌ ግጭቶች ስራ ቦታ ሊያጋጥሙ ይችላሉ ትራንስፖርት ላይ ሊያጋጥሙ ይችላሉ እምነት ቦታዎች ላይ ሊገጠም ያቅሙ ይችላሉ በቤት ውስጥ ሊያጋጥሙ ይችላሉ። ምን ማለት ነው? ሰው ልጅ ባለበት የሰው ልጆች ባሉበት በዛ ግጭቶች ይፈጠራሉ። እና ግጭቶች በሚፈጥሩ ግጭቶችን ማስተካከል ትችላለህ የሚለው አዎ የተፈጠሩ ችግሮችን በተቻለ መጠን ለመፍታት የበኩሌን ጥረት አደርጋለሁ። የቻልኩትን ነገር ለማድረግ ጥረት አደርጋለሁ

በቤትህ ውስጥ ወይስ ከውጭ መሆን ትመርጣለህ? በነገራችን ላይ የሰው ልጅ ማረፊያ ቤት እንዲኖረው ፈጣሪን እለምንለታለሁ የትኛውም ሰው ቤት ይኑሮ ብዬ እላለሁ። እና በተቻለ መጠን ማረፊያ የሰው ልጅ እንዲኖረው ነው የምመኘው። እና እኔ የምለው ምንድነው? እግዚአብሔር ለሰው ልጅ ማረፊያ መኖሪያ ቤት ይስጥ። በዛ ደግሞ የሰው ልጅ ይረፍበት ይኖርበት እላለሁ። እኔም ያንን እመክራለሁ። ስለዚህ እግዚአብሔር ቤትን ይስጥ እላለሁ መሰረታዊ ነገር ስለሆነ ለሰው ልጅ እና። እኔ የትኛውን እመርጣለሁ ከተባለ እኔ በቤቴ መሆን እመርጣለሁ በማንኛውም ሰዓት በየትኛውም ጊዜ። በቤቴ መሆኑን ይሻለኛል ብዬ እላለሁ። በቤቴ መሆን እመርጣለሁ ይበልጥ በቤቴ መሆን ያስደስተኛል ከራሴ ጋር ከቤተሰቤ ጋር የማሳልፈውን ጊዜ። ያንን ጊዜ እመርጣለሁና በቤቴ መሆን እመርጣለሁ

ሌሎችን ማበረታታት ትችላለህ? ለሚለው ጥያቄ የሰው ልጆች በስራ ቦታም ሆነ የትኛውም እንቅስቃሴ ላይ ማነቃቃትና ማበረታታትም ይፈልጋሉ፣ እና በቤት ላይ፣ ስራ ቦታ ላይ ሌላዎችን የማህበራዊ እንቅስቃሴ ላይ በተቻለ መጠን ሰዎችን ማበረታታት ማነቃቃትን እመርጣለሁ። እና ያም ተገቢ ነው፣ ብዬ አምናለሁ ለሰው ልጆችን እና ማበረታታት እመርጣለሁ እና አዎ እችላለሁ።

ስራ አድካሚ ነው ለሚለው። በነገራችን ላይ ስራ ለሰው ልጆች አስፈላጊ ነው። ሰዎች እንዲኖሩ የሚያስችላቸው ማለት ያለ ስራ መኖር ለስራ ልጅ በጣም አስፈላጊ አይደለም ብዬ ነው ማምነው። ተገቢ ነው መስራት አለባቸው ብዬ ከሚሉት ወገን ነኝ። የሰው ልጆች ስራ ይሰሩ ዘንድ ግድ ነው አስፈላጊ ነው እላለሁ። እና የኔ ስራ እንደ አጋጣሚ ሆኖ ያው አድካሚ የሆነ ስራ ነው። ያው ሰው ደግሞ ካልደከመ ካልጣረ ካለፋ አያገኝም። በድካሜ ደግሞ አላዝንም። ደስ ይለኛል በደስታ ነው ምሰራው ማለት ነው። ደስ እያለኝ ነው ምሰራው

በነገራችን ላይ የመጠጥ ውሃ ብለን ስናነሳ በእኛ አካባቢ ላይ የመጠጥ ውሃ በጣም ከሚያስፈልጉ ነገሮች መካከል አንዱ ነው። ያለመጠጥ ውሃ መቀጠል በራሱ በጣም አስቸጋሪ ነገር ነውና። የመጠጥ ውሃ በጣም ይፈለጋል። እና ውሃ እኛ ከተለያዩ እንትኖችን እናገኛለን ከምንጭ እናገኛለን ከኩሬ እናገኛለን ባንቧ የለም ከሮቶ እናገኛለን ሮቶ ይመጣልናል እና በግዢ ነው የምናገኘው። እና እኛ ውሃ በተለየ የመጠጥ የምናገኘው ከምንጭ ነው ከተፈጥሮ ምንጭ ነው የምናገኘው። መንግስት ይሰራልን ምንም አይነት ከእርሰ ምድር የለም ትንሽ ከከተማ ወጣም ያለ አካባቢ ስለሆነ እንዲህ ነው ማለት ነው። እና የመጠጥ ውሃ ከ ምንጭ ነው የምናገኘው

እድለኛ ነገር አለ ይህ ጥያቄ ወሳኝ ጥያቄ ነው የሰው ልጅ ያለበትን ነገር እንዲረዳ ምን ያክል በሱ በራሱ ላይ ያለውን መተማመን እንዲገነዘብ ያደርገዋል ብዬ ከሚያምኑቱ ወገን ነኝ እና እድለኛ ነገር አለህ ወይ? ለሚለው አዎ ይህ ጥያቄ ወሳኝ ጥያቄ ነው የሰው ልጅ ያለበትን ነገር እንዲረዳ ምን ያክል በሱ በራሱ ላይ ያለውን መተማመን እንዲገነዘብ ያደርገዋል ብዬ እና ወረኛ እና እድለኛ ነገር አለኝ ያ እድሌ ደሞ ከፈጣሪ ነው ከአምላኬ ነው እና እድለኛ ነገር አዎ እኔ እድለኛ ነገር አለኝ ማለት ነው

እሺ ወደ ስራ በሰአቱ ትደርሳለህ ለሚለው ጥያቄ? እኔ ወደ ስራ የስራ ሰዓት አለኝ መደበኛውን የሆነ ስራ ሰዓት አለኝ። እና በዛ ሰዓት ወደ ስራ ቦታ የስለ ሰዓት ስናወራ ከመኖሪያዬ ቤቴ በጣም የራቀ ነው። እና በዛ ሰዓት ድረስ ወደ ቤቴ በሰአቱ ለመድረስ የተቻለኝን ነገር ከሚያደርጉት ወገን ነኝ። እና በተቻለ መጠን በጊዜ በሰአት ለመገኘት የተቻለኝን ጥረት አደርጋለሁና። በሰአቱ እደርሳለሁ በሰአት በኩል አልታማም

ማታ ምን አይነት ድምጽ ትሰማለህ? ማታ በጣም በርካታ አይነት ድምጽ እሰማለሁ። ከሚሰሙት ድምጽ መካከል አንዱ ምንድነው ስንል ከሚሰሙት ድምጾች መካከል የእንስሳት ድምጽ ይሰማሃል፣ የሰው ድምጽ ይሰማል፣ የእንስሳት ድምጽ የሰው ድምጽ እነዚህ የሚሰሙ ድምጾች ናቸው የሚሰሙ ድምጾች ናቸው እነዚህ ደግሞ የሚሰሙት ናቸው ማለት ነው። እና የሚሰሙት ድምጾች እነዚህ ናቸው።

አዲስ ቴክኖሎጂ መማር አዲስ ቴክኖሎጂ መማር ትወዳለህ ለሚለው ጥያቄ መማር የሰው ልጅ ሆኖ መማር የሚጠላ አለ ብዬ አላምንም። እና የሰው ልጅ ትምህርት መማር አለበት እላለሁና። እኔ አዲስ የሆኑ ቴክኖሎጂዎችን ለመማር በጣም ፍላጎቴ ያዘነበለነው ወደዛ በጣም አዘነብላለሁ። እና ሰዎችም እንዲማሩ አበረታታለሁ። ተማሩ እላለሁ እኔም አዲስ ቴክኖሎጂ መማር በጣም እወዳለሁ። በመነሳሳት በጥሩ ንቃትና በጥሩ መንፈስ ነው ለመማር ዝግጁ ሆኜ እንትን የምለው እና እኔ እወዳለሁ

የጫማ ቁጥር ስንት ነው ለሚለው? ምን ለማለት እወዳለሁ የሰው ልጅ ሲኖር። በውልደቱ ይወለዳል ያድጋል ይሞታልና በሚኖርበት ጊዜ ከአንድ ቦታ ሌላ ቦታ የሚንቀሳቀሰው በእግሩ እንደመሆኑ መጠን የእግር ልብስ ያስፈልገዋል። ሰውነታችንን በልብስ እንደምንሸፍነው ሁሉ እግራችንም የሰውነታችን ክፍል ዋና ቦታ ስለሆነ በጫማ ነው የምንሸፍነው ጫማ ደግሞ በጣም አስፈላጊ ነው ለሰውነታችን። ለእግራችን እና ጫማ ከፍተኛ ቁጥር አርባ ስድስት ይመስለኛል። በጣም ትንሹ ደግሞ እነዚህ ህፃናቶቹ የሚያደርጉ የሚለብሷቸው ትንሾች ቁጥር የሌላቸው አምስት ስድስት የምንላቸው እነሱ ይመስለኛል። እና የኔ የጫማ ቁጥር ስንት ነው ሲባል? የኔ የጫማ ቁጥር። ጠባብ ሞድ ከሆነ ኖርማል ከሆነ ሰላሳ ሰባት ነው። በጣም ጠባብ ከሆነ ስምንት ነው። ሰፊው ከሆነ ደግሞ ስድስት የሆነ ቁጥር ነው የምለብሰው የማደርገው ሀገረኛ ከሆነ

እሺ የዛሬ የመጀመሪያ ምግብህ ምን ነበር ይላል? ጥያቄያችን ሰው በየእለቱ ምግብ ይመገባል ምግብ ካልበላ የሰው ልጅ በጣም ጠንካራ መሆን አይችልም ስራዎችን ማከናወን ይከብደዋል ብዬ እላለሁ። እና ምግብ መመገብ አስፈላጊ ነው። በየእለቱ ደግሞ መርጠን የምንመገብ አለን መርጠን የማንመገብ አለን ያለንበት የኑሮ ደረጃ የሚፈቅደውና የማይፈቅደው ማለት ነው። ማለትም መመገብ ምንችልው እና ማንችለው። እና የመጀመሪያ ምግብ ዛሬ ምን ነበር? ፓስታ በአትክልት በእንጀራ እና ፍርፍር ነበረ። የመጀመሪያው ምግብ ያ ነበረ። እንደዛ ነው የተባለው በዛ ተበልቶ ማለት ነው። እና የመጀመሪያው ምግብ ይሄ ነበር

እሺ ምን ያህል ጊዜ መጽሐፍ ታነባለህ? ለሚለው ጥያቄ። መጽሐፍ በጣም ይነበባል በየጊዜው ይነበባል። እኔ ከሚያነቡት ወገን ነኝ ብዬ ባልልም ግን አነባለሁ በተቻለኝ መጠን የተወሰነችም ቢሆን። በቀን ለማየት እሞክራለሁ ያ ደግሞ ይጠቅመኛል ብዬ አምናለሁ። እና መጽሐፍ ምን ያህል ጊዜ መጽሐፍ ታነባለህ? የሚለው በየቀኑ። መጽሐፍ አነባለሁ በየቀኑ በየቀኑ በየእለቱ ወይም ዘወትር መጽሐፍ ማንበብ እወዳለሁ እና አነባለሁ። ምክንያቱም ማንበብ ሙሉ ሰው ያደርጋል ይላሉ። እና በየጊዜው እውቀታችን ደግሞ መጨመር አለበት ባለበት መቆም የለበትም። እና እኔም ይሄንን እላለሁ

ጥይም ታቆያለህ የሚለው ጥያቄ መልካም ጥያቄ ነው። ጥይም ለማቆየት መጀመሪያ ወንድ መሆን አለብኝ ከዛ እንዲሆን ይገባል። ጥይም ፊት ላይ የሚወጣ ፀጉር ነው አይደል? እኔ ጥይም የለኝም። ሴት ስለሆንኩ እና አላቆይምም ከሌለኝ እንዴት አቆያለሁ? ስለማቆየትም ይሄ ርዕስ እኔ ጋር አይነሳም። ያው ነው

እሺ ምግብህን ለሌሎች ማካፈል ትወዳለህ? ምግብህን ለሌሎች ማካፈል ትወዳለህ? ይላል ይሄኛው ጥያቄ ሲጀምር ምግብ ለብቻ ይበላል ይበላል ብዬ አላምንም። በማካፈል አምናለሁ እና። እኔ ምግብ ካላካፈልኩኝ ይጨንቀኛል ብቻዬን መብላት ደግሞ ሆዳምነት ይመስለኛል። የለመድኩትም ከሰው ጋር መብላት ነውና። እኔ ምግቤን አዎ ማካፈል እወዳለሁ

እሺ ዝናብ ሲዘንብ ምን ታደርጋለህ ለሚለው? ዝናብ በተለየ ጊዜ ይዘንባል ወቅቱን ጠብቆ በተለይ እኛ ጋር እንዲሁ ሁሌም አይዘንብም ወቅቱን ጠብቆ ነው የሚዘንበው። እና ዝናብ ሲዘንብ ምን ታደርጋለህ ለሚለው? እንደው ሁኔታው ነው ቤት ውስጥ እቃለሁ ላርፉ ነው የምችለው ወጥቼ ዝናብ ለማየት አልጓጓም። ስራ ላይ ካለሁ ስራዬን እሰራለሁ። ከዛ ባሻግር ዝናብ መጣ ብዬ የተለየ የማደርገው ነገር የለኝም። ነገር ግን እረፍት ላይ ካለሁ ግን ጥቅልል ብዬ የዝናቡን ጩኸት ተኝቼ ብሰማ ውስጤ ነው። ያው እንደዛ ባደርግ ደስ ይለኛል። ግን መደበኛ ተግባሬን በማከናወን ላይ ነው የምሆነው። የተለየ ዝናብ መጥቷል ወይም ዝናብ ሊመጣ ነው ብዬ የተለየ ተግባር የማከናውነው የማድረገውም የተለየ የምለው ተግባር እኔ የለኝም። ያንንም በማድረግ እንትን አላልኩኝም። አላደግንም ያው እኛ መደበኛ ዝናብ ሲዘንብ እንደምናየው በረዶ ከሆነ ልናየው እንችላለን። ካቧራ በኋላ እንጂ የዘነበ የመዳፈር ነገር የለም።